እንደዛ ቀጥለናል እንደዛ ቀጥለናል መጨረሻው አይታወቅም አሁን ስንት ነው ሰባት ሺህ ደርሷል። እስቲ አስር ሺህ ልድረስ እና ከዛ በኋላ የሚሆነው ይታያል። እስካሁን ምን ያህል እንደሄድኩኝ ባላውቅም። ሰአቱም እየቆጠረ ነው እየመሸም ነው። እና በቃ እንደዛ እላሃለው የኔ ቆንጆ የኔ ማርማራ ማርማራታ።

ስራ ምሰራው ለስምንት ሰዓት ነው። ወንድም አለም? ይግባ ብርዱም ይግባ ምኑም ይግባ ለምንም ያህል ጊዜ። ስራ ትሰራለህ ለስምንት ሰዓት ስራ እሰራለሁ። ካገኘሁም ብጨምር ደስ ይለኛል። ስራ የለም የለም የለም የለም። እብደት እብደት ነው።

ወደ ስራ እንወት እኔዳለን እንወት ምንድነው? እንወት አልገባኝም። ግን ወደ ስራ ጠዋት ጠዋት እሄዳለሁ እንደገና ደግሞ ማታ እመጣለሁ ከዛም በኋላ ምግብ ከሰጡኝ እበላለሁ ከዛ በኋላ እተኛለሁ። እንደገና ጧት እነሳለሁ እያልኩ እቀጥላለሁ

እኔ በቀን ስልክ የምጠቀመው ለኢንተርኔት ከሆነ ቀኑን ሙሉ መጠቀም እችላለሁ ስምንት ሰዓት ስድስት ሰዓት እጠቀማለሁ። ለሄሎ ግን ከሆነ አስር ደቂቃ አምስት ደቂቃ ነው ይበቃኛል። በእውነቱን ነገር ይበቃኛል። እናንተ ከካርድ ከሞላችሁልኝ ደግሞ ህያው በላይም ላወራ እችላለሁ ዋይፋይ ካስገባችሁ ደግሞ

ትወዳለህ የምን መንገድ ነው የሚለው? የትኛው ወቅ የምወደው። በክረምት አልወድም በጋ አርብን አርብን አልወድም በጋ በጋ ነው የምወደው። ለምን መሰላችሁ? ፀሀይ ጥሩ ነው ፀሀይ ጥሩ ነው ያነቃቃል ፀሀይ ያደርቃል። ለዛ ጥሩ ነው ለዛ።

ዳቦ ማብሰል ትችላለህ ዳቦ ቀላል አይደለም ምን ይደረጋል መሰላችሁ ሊጥ ይቦካል። ከዛም በኋላ እሳት ውስጥ ገብቶ። ይቦካል ይቦካና ከዛ እሳት ላይ ይደረጋል መጋገር ነው። ከዛ ሲወጣ ሲበስል አውጥቶ መብላት ነው። ቀላል ነገር እኮ ነው ምን ያስቸግራል ብላችሁ

የስራ ቦታ በደህነት ብዙም ጥሩ አይደለም የምንሰራው ስራ ህብረተሰቡን ጋ ትነሽ ስለሚያጋጭ ብዙም ደህንነት አይሰማንም። በእውነቱ ነገር ብዙነት ደህንነት አይሰማንም። አቢም እያየን ስለሆነ አዎ ደህንነት አይሰማንም።

ሽቶ አልጠቀምም ሽቶ የመግዛትም አቅምም የለም የመጠቀምም ብዙ ፍላጎት የለም ስለዛ አዎ ሽቶ አልጠቀምም ይቅርታ አልኩኝ እና ሽቶ አልጠቀምም ምንም ሽቶ አልጠቀምም። ተፈጥሮአዊ ነን በተፈጥሮ ጸጋ የምንንቀሳቀሰው